የድርጅት ዝግጅቶችን ትሳተፋለህ ለሚለው ጥያቄ ትንሽ ግልጽ ባይሆንም እኔ በገባኝ ልክ ለመመለስ እሞክራለሁ። የድርጅት ዝግጅቶች ማለት በተደራጅተን በቡድን የሚዘጋጁ ዝግጅቶችም ነው። እኔ በተረዳኋት መንገድ ማቀርበው ማለት ነው። ብዙ ዝግጅቶች ላይ እሳተፋለሁኝ። የቡድን ዝግጅቶች ማለት ለምሳሌ እኛ ሜካኒካል ኢንጂነሪንግ ትምህርት ክፍል ላይ ያለንን መምህራን። ቀን አለን አንዳንዴ በማህበረሰብ በማህበር የምንወጣው ቀን አለና እዛ ጋር እሳተፋለሁ። ሌላው ደግሞ ለምሳሌ አንድ ሰው ለትምህርት ሚሄድ ቢሆን ሰውየውን ለመሸኘት በድርጅት ወይም ደግሞ በቡድን ተሰባስበን እናዋጣለን ብር። ከዛ የሆነ ሆቴል ይያዛል አብዛኛው ጊዜ የምንጠቀመው ሆቴል ሰንተራ ሆቴል ነው። በተቋማችን እንዚ ተሰባስበን የምንሄድ ከሆነ እና እዛ ሆቴል እንሰባሰብና። ዌልጎ ወይም ደግሞ መልካም መንገድ የሚለውን ሀሳብ እያቀረብን ምኞታችንን እየገለጽን መልካም መንገድ እንዲሆንለት ትምህርቱን ጨርሶ ፈጽሞ ተመልሶ እንዲመጣ ዝግጅት ደግሞ። እኛም ምግብ ምናምን አዘን እንደዚሁ በግሩፕ ቀልዶችን እያወጣጣን እያወራን እየተጫወትን የምናሳልፈው ጊዜ በጣም ደስ የሚለኝ የድርጅት ወይም ደግሞ የቡድን ጊዜ የምናሳልፍበት መንገድ ነው ማለት ነው። አሁን ለምሳሌ ነገ አንድ ጓደኛችን ወደ ብራዚል ለትምህርት ይሄዳል እና እዛ ጋር። በቡድን ወይም ደግሞ በድርጅት ተዘጋጅተናል ነገ ለመገናኘት ማለት ነው። እዛ በምንገናኝበት ጊዜ ጨዋታዎች አሉ ጨዋታዎቹ የተለያዩ ጨዋታዎች አሉና ሳቅ የሚፈጥሩ ለማሳቅ የሚሆኑ ወሬዎችን እያወራን እየተዝናናን በዛው ደግሞ የሄደውም ሰውዬ ሌሎቹንም እንደዚሁ የትምህርት እድል እንዲያገኙ አቅም እንዲፈጥሩ ሊንክ መላክ የትምህርት ዌብሳይቶችን ምናምን። ለእኛ እንዲልክልን በዛው መልእክት እናስተላልፋለን እሱ ደግሞ የተሻለ ህይወትን እንዲኖር እዛ ቦታ የምሄድበት ጊዜ በተለይ ልምድ ያለው ሰው ሀገር እድል አግኝቶ የሚያቅ ሰው ሀሳቡን ያጋራል በተለይ ለሱ የሚጠቅመው ያለውን ምክር ይሰጠዋል። እንደዚህ አይነት ነገር በሚሆንበት ጊዜ በድርጅት እሳተፋለሁ። ሌላም እንደዚህ ክርስትና በሚሆንበት ጊዜ እሳተፋለሁ ለቅሶ ሲሆን እሳተፋለሁ። ሰርግም ሲሆን ደስታም በደስታም በሀዘንም በተለያዩ ጊዜያት ዝግጅቶች በሚኖሩበት ጊዜ እኔ እሳተፋለሁ ከጓደኞቼ ጋራ አብሮ በመሆን ማለት ነው። ሌላ ከዚህ ውጪ የሆነ ድርጅት ማለት ድርጅቶች ጋር ትሳተፋለህ የሚለው ፖለቲካ ድርጅት ጋራ አልሳተፍም። እኔ ከፖለቲካ ነፃ ነኝ። ምናልባት ፖለቲካ መጥቶ እኔን ጫና ሊያሳድድብኝ ይላል እንጂ እኔ ፖለቲካ ጋር ሄጄ ራሴ ገፍጄ እንደዚህ መደረግ አለበት ፖለቲካን መስተካከል አለበት ብዬ ብዙም ሀሳብ የምሰጥ ሰው አይደለም። ፖለቲካ አልወድም። ምክንያቱም አብዛኛው ፖለቲካ ላይ የማያቸው ሰዎች በእኔ መንገድ አይደሉም። እና እኔ ከፖለቲካ እንደዚህ ከማውራት ወይም ደግሞ ከዛ ይልቅ ብቻዬን ቁጭ ብዬ ራሴን ስራ የምሰራ ሰው ስለሆንኩኝ። እንደዚህ አይነት ከሆነ የድርጅቱ የፖለቲካ ድርጅት አልወድም። ሃይማኖታዊ ድርጅት እንደዚህ ተደራጅተን በሃይማኖት ጉዞ የሚደረግ ለምሳሌ ሀዊረ ህይወት የሚባል ጉዞ አለ እንደዚህ አይነት በሚሆንበት ጊዜ በድርጅቶች ከድርጅቶች ጋራ ተሳትፌ ከምድጅቶች ጋራ የኦርቶዶክስ ቤተክርስቲያን ሃይማኖት። የሰንበት ትምህርት ቤት መምሪያና ማደራጀያ የሚያቋቁመው የማህበረ ቅዱሳን ማህበር አለ እዛ ጋር እሳተፋለሁ ማለት ነው። ያለው ነገር ይሄን ይመስላልስ

ማህበራዊ ሚዲያን ትጠቀማለህ ለሚለው ጥያቄ አዎ በደንብ ነው መልሱ። በደንብ ነው የምጠቀመው። ማለት አሁን ጊዜውም የቴክኖሎጂ ጊዜ ስለሆነ መረጃዎች ሙሉ እሚለዋወጡት በማህበራዊ ሚዲያ ስለሆነ ማህበራዊ ሚዲያን አለመጠቀም ነው እሚገርመው ማለት ነው። በዚህ ጊዜ። እኔ የምጠቀማቸው የማህበራዊ ሚዲያዎች አብዛኛው ጊዜ አሁን ባለው የምጠቀመው ቴሌግራም ነው። ፌስቡክ በፊት እጠቀም ነበር አሁን አልፎ አልፎ ፖስት የተደረጉ ነገሮችን ለማየት ካልሆነ በስተቀር ፌስቡክን አልጠቀምም። በዋነኝነት የጽሁፍ መረጃዎችን የማያው እና ጥሩጥሩ መረጃዎችን እሚሰጠኝን ሊንክ ቴሌግራም ነው ማለት ነው ቴሌግራምን እጠቀማለሁ። ከስራ ጋር ተያይዞ የምጠቀመው ደግሞ የሊንክድኢን ነው ማለት ነው። ሊንክድኢን እና ኢሜልን እጠቀማለሁ እንደ ሚዲያ ባይሆንም ኢሜል የመለዋወጫ የሀሳብ መቀያየሪያም ስለሆነ ፕሮፌሽናል ወይም ደግሞ ህጋዊ በሚባል መንገድ የምጠቀመው ሊንክዲንን ነው ማለት ነው። ሊንክዲን እንግዲህ በጣም ጥሩ የሆነ ማህበራዊ ሚዲያ ሆኖ ነው ያገኘሁት ምክንያቱም። የሚፖሰቱ ፖስት የሚደረጉ ነገሮች ትክክለኛ ሰውን የሚጠቅሙ። በጣም ትልቅ ትልቅ ሰዎች ያሉበት ተቋም ነው ለበጎ ነገር ለጥቅም ለስራ ከስራ ጋር የተያያዘ አይነት ሚዲያ ስለሆነ እኔ በጣም ይመቸኛል ስኮላርሺፕ እያፈላለኩበት ነው። ብዙ ሞክሬበታለሁ ማለት ነው ሊንኮቹ ይለቀቃሉ እዛ ጋር ስለዚህ የተሻለ ነው ማለት ነው። ሌላው በቴሌግራም መጠቀሜ ይሄንን አሁን የምሰራው ይሄ ሳይለንሶዮ አፕሊኬሽን ራሱ ያገኘሁትኝ ከ ሊን ማለት ከቴሌግራም ሶሻል ሚዲያ ፔጄ ነው ማለት ነው እዛ ጋር ነው ያገኘሁትኝ። ስለዚህ ሌላ የምጠቀማቸው ሶሻል ሚዲያ ሚዲያዎች አሉ ከነዛ ውስጥ ዩቲዩብ እጠቀማለሁ ዩቲዩብን እጠቀማለሁ ቲክቶክ እጠቀማለሁ ብዙ ባይሆንም ቲክቶክ ትንሽ ቢዚ እያደረገኝ አሁን ቀንሻለሁ። እንጂ ቲክቶክ በጣም እጠቀም ነበረ ምክንያቱም አዝናኝ ነገሮችን በተለይ ከስራ አርፌ ስቀመጥ። ቲክቶክ ቪዲዮዎችን ከፍት ነበር ነገር ግን የ ቲክቶክ ቪዲዮ በተለይ ማታ ላይ አንዴ ከከፈትኩት በኋላ በጣም ለረጅም ጊዜ እንዳየው ስለሚገፋፋኝና ማቋረጥ ስለማችል። አሁን ቅርብ ጊዜ ያንን ነገር አቁሜ ወደ ዩቲዩብ ሾርቲስ ጋራ ሄጄ ትንሽ ተዝናንቼ የምተኛኛበት ጊዜ ነው ያለው እና። ሌላው መደዋወያ የምትጠቀመው ደግሞ ኤሞ ኤሞ አሪፍ ነው ኤሞና ዋትሳፕ። ከአንድ ቦታው ወደ ሌላ ቦታ ያለ ጓደኞቼን ለማግኘት በቪዲዮም ሆነ በድምጽ ለመደዋወል በጣም የተሻለ አፕሊኬሽን። ኢሞ ነው ሆኖ ያገኘሁትኝ ዋትሳፕም አልፎ አልፎ ቫይበር ድሮ እጠቀም ነበር ትዊተርም። ብዙ አይደለሁም ትዊተር አሪፍ እሚባል ሶሻል ሚዲያ ነው ግን አሁን በኤክስ በሚለው ተቀይሯል አሉ እኔ ብዙም ተጠቃሚ አይደለሁም። ስለዚህ በዋናነት የምትጠቀመው ሶሻል ሚዲያ ሊንክድኢን እና ቴሌግራም ከዛን ኢሞ አልፎ አልፎ ደግሞ ዋትሳፕን የምጠቀመው እና ሶሻል ሚዲያ ተጠቃሚ ነኝ ሁሌም ሶሻል ሚዲያን ሳላይ ውዬ አላውቅም ማለት ነው። ስለዚህ የለት ከለት ኑርዌይ መረጃዬን ማገኛው ስራማ አንዳንዴ ስራ እማፈላለግበት የኔንም ስራዎች ደግሞ እማጋራበት ሶሻል ሚዲያዎች ናቸው። ነገር ግን ሶሻል ሚዲያ አጠቃቀም በጣም ወሳኝነት አለው ማለት ነው። ለምሳሌ ሶሻል ሚዲያ ለመጥፎ ነገርም ይሆናል ለበጎ ነገርም ይሆናል። አሁን እኛ አገር ለጦርነቱ ምክንያት ነው ብዬ የማስበው የሶሻል ሚዲያ ነው ምክንያቱም። አንድ ሰው ዋሽቶ የሆነ ነገር ካለ ሌሎች የእውነት መስሏቸው ሌላ ጦርነት ባይከፍቱና የማይመለስ ነገር ከዛ በኋላ እውነታው እንኳን ቢረጋገጥ። ነገሩ ተበላሽቶ ይገኛል። እና ሶሻል ሚዲያ መጠቀም ትኩረትን ይፈልጋል እውቀትን ይፈልጋል። ምክንያቱም በጎም መጥፎም ነገር ስለሚበዛበት ማለት ነው